አስቀምጥ የሚባል ቃሉ አስቀምጥ አንድ እቃ ህፃን ልጅ ካነሳ አስቀምጥ ልንል እንችላለን። አልያም ትእዛዝ ከሆነ ይሄን አንሳና ይሄን ዶክመንት አንስተህ እዛ መደርደሪያው ላይ አስቀምጥ። ብለን ትእዛዝ ልናስተላልፍ እንችላለን

እሁድ የምንለው ከ ሳምንታት ውስጥ አንድ ቀን ሲሆን ሰው ሰርቶ የሚያልፍበት ከእረፍት ቀናት አንዱ እንደየሀገሩ ብለይ ቢለያይም እሁድ የሁሉም የስራ ቀን ሳይሆን የእረፍት ቀን ብለን የምንወስዳት አንዱ እሁድ እንደ አብዛኛው ሀገራት ማለት ነው

ቃለመጠይቅ ማለት አንዱ ግለሰብ ከአንድ ጋዜጠኛ ጋር ቀርቦ ሚያደርገው ቃለ ምልልስ አንድ ሚዲያ ላይ ሬድዮ ሊሆን ይችላል ቴሌቪዥን ሊሆን ይችላል። ቃለ መጠይቅ ሚጠየቀው ቀርቦ ሚያደርገው ንግግር ቃለመጠይቅ ይባላል።

ቀጠሮ የምንለው ሁለት ሰዎች በሆነ ቦታ ተቀጣጥረው ለመገናኘት የወሰኑት ሰዓት፣ ጊዜ፣ ቀን ቀጠሮ እንላለን። በተለይ በተለያዩ 'ግሩፖዎች' ሊሆን ይችላል የሚወስዱት የሚወስኑት የግንኙነት ሰዓት የግንኙነት ቀን ቀጠሮ እንላለን።

ፕሮግራም ምንለው ዝግጅት ማለት ነው። በአንድ ቴሌቪዥን የሚተላለፍ ድራማ ከሆነ ያ ጊዜውን ሰአቱን ጠብቆ ሚመጣ ወይም ሚተላለፍ ወይም ሚሰራጭ ምንድነው? የሚባለው ፕሮግራም ይባላል። ውይይትም ሊሆን ይችላል። ያችን ሰዓት ጠብቆ ባለች ሰዓት ከምሽቱ አንድ ሰዓት ከሆነ በሳምንት አንድ ጊዜ ከሆነ። ያቺ ሳምንቷን ጠብቃ በዛች ምሽት በአንድ ሰዓት የምትተላለፈው ፕሮግራም ይባላል

ምሳችንን የምንመገበው ቁርሳችንንም ሊሆን ይችላል። ማንኛውንም መብል ወደ አፍ ወስደን የምናኝከው መብላት እንላለን ወይም መመገብ ማለት ነው።

ማሳወቂያ ምንለው ህግን ወይንም መልካም ስነ ምግባርን የሚፃረር ማስታወቂያ። ማስታወቂያን ለማሰራጨት ከሚመለከተው አካል ፍቃድ ያገኘ ማንኛውንም ሰው ፍቃድ ስላገኘ ብቻ የፈቀደውን ሁሉ በፈቀደው መንገድ መግለጽ። ያው ማሳወቂያ ማለት ነው።

መናፈሻ ማለት መዝናኛ አየር መውሰጃ የተለያዩ ክለቦች ሊሆኑ ይችላሉ። የተለያዩ ሬስቶራንት ወጣ ያለ መናፈሻ ተናፈሰ ወጣ አለ። ወደተለያዩ ቦታዎች የተዘጋጀ መዝናኛ ቦታ መናፈሻ ይባላል።

ስጋ ማለት ከእንስሳት የሚገኝ ተዋጾ ስጋ ይባላል። ከከብት ከላሞች ሊሆን ይችላል። ከፍየሎች ሊሆን ይችላል። ከዱር አራዊት ሊሆን ይችላል። ከቤት አራዊትም ከቤት እንስሳም ከውጪ እንስሳም ሊሆን ይችላል የሚዘጋጀው። ምን ይባላል ታርዶ የሚዘጋጅ ምን ይባላል ስጋ ይባላል።

ሱሪ ማለት ልብስ ሰዎች የሚለብሱት ልብስ ሲሆን ከጥጥም ሊሆን ይችላል ከተለያዩ ሲልከን የሚሰራ ወንድም ሆነ ሴት የሚለብሰው አልባስ ሱሪ ይባላል።

እድለኛ ማለት አንድ ግለሰብ እጣ ሊደርሰው ይችላል ሎተሪ ከደረሰው እድለኛ ነው እንላለን።

ነጭ ማለት የቀለም አይነት ሲሆን የተወሰነ ሞገድ ርዝመቱ ርዝመት የለውም ምክንያቱም ሁሉም ቀለማት። አንድ ላይ በአንድ ጊዜ ሲኖሩ ነው ነጭ ቀለም የሚሰጡን። በሌላ ቋንቋ ነጭ ማለት ብዙ የመጎድ ርዝመቶችን በአንድ ጊዜ አጠቃሎ የያዘ ማለት ነው።

የስራ ባልደረባ የምንለው አንድ ላይ። በአንድ ተቋም። በአንድ ድርጅት። የሚሰሩ ሰዎች አንድ ላይ ሆነው የሚተገብሩት ሰዎች። ምን እርስ በእርስ ምን ይባላሉ? ባልደረባ። አንዱ ለአንዱ የስራ ባልደረባ ማለት ነው።

ሰዓት የምንለው ጊዜ ማለት ነው። ከማይክሮ ሰከንድ እስከ አመታት የሚደረጉት ነገሮች ክስተቶች ሰዓት እንላለን። ጊዜ ማለት ነው።

አውቶቢስ ማለት የተሽከርካሪ አይነት ሲሆን ሰዎች የማሳፈሩበት ከታክሲ ከፍ ያለ ከባስ ደግሞ ዝቅ ያለ ተሽከርካሪ አውቶቢስ ይባላል።